እርዳታ እንግዲህ በተለያየ መንገድ ልንጠራው እንችላለን እርዳታ ሲባል በሀሳብ መርዳት በምክር መርዳት በገንዘብ መርዳት ሰዎችን ፊታቸውን አይቶ መረዳት ራሱ አንድ እርዳታ ነው እና እርዳታ ስንል ብዙ አይነት እርዳታ መንገዶች አሉ። እንግዲህ እንደ ሀገራችን ብዙ የእርዳታ ድርጅቶች አሉ ከእነሱ ውስጥ እንግዲህ መቅዶንያ መቅዶንያ የሚባል ወደ ሰባት ሺህ አረጋውያንን ይዞ እየረዳ ያለ በልብስ በገንዘብም ሊሆን ይችላል። በጣም ብዙ ሺህ አሉ ሜቅዶኒያ ላይ ማለት ነው። የሚገርም ሜቅዶኒያ በ መቅዶኒያ አሁን የተመሰረተ ነው። ከሷ በፊት አበበች ጎበና የምትባል ነበረች የሚገርመው ማለት ነው። አበበች ጎበና የምትባል በጣም ብዙ ህፃናትን ያሳደገች ታሪክ ሰርታ ያለፈች ናት። የእርሶን አርአያ ተከትሎ ደግሞ መቅዶኒያ የሚባል ቢኒያም በነገራችን ላይ ቢኒያም አሁን እንዳለበት አይደለም በጣም የተማረ። ውጭ ሀገር ድረስ ሄዶ የኖረ። በጣም ብዙ የትምህርት ማዕረግ ያለው ነው። አሁን እርዳታ ላይ ስላለ እሱም በምቾት አይደለም እንጂ ቀደም የነበረው አካል እና አሁን ያለው አካል በነገራችን ላይ በጣም የሚለያይ ነው። ምክንያቱም እንግዲህ መቅዶኒያ ያህል በጣም ትልቅ በቀን ሁለት ሚሊየን ብር ወጪ ያወጣል ይባላል ድርጅቱ ራሱ ምክንያቱም ወደ ሰባት ሺህ የሚጠጉ አረጋዊያን ውስጥ ላይ ስላሉ ማለት ነው። እርግጥ በተለያየ መንገድ ሊሆን ይችላል እንዴ ገንዘብ ብቻ ላይሆን ይችላል። ሌላ በ አሁንም የሆነ እርዳታ በምክር ሊሆን ይችላል። አሉ አሁን ይሄ ሞቲቬሽን ወይም ስፒች ስፒች ሪች ብለው የሚጠሩት በሶሻል ሚዲያ የሚያደርጉት የማነቃቂያ መንገድ አለ። ከተኛንበት የሚቀሰቅሱ ማለት ነው። ብዙ አይነት አለ።

እንግዲህ ስሜ ነው ማለት ያው የሰው ልጅ የሚሰጥ ስም ነው። ለምሳሌ አለች አሁን ጥጌ ቃል ኪዳን ትባላለች። ሌላ ስሟ ደግሞ አያቷ ያወጣችላት የሆነ ስም ነበር። ረሳሁት አያቷት ትጓን ትባል ማን እንዳለቻት ረስቻታለሁ። ግን አሁን ዋና ስሟ ቃል ኪዳን ነው የራሷ አንድ ስሟ ነው። የኔ ስም ደግሞ ጌትነት ይባላል። አንድ ስሜ ነው። ሁለተኛ ስሜ ደግሞ ምን ይችል እባላለሁ። እንግዲህ ሁለቱ ስሞች ትርጉም አላቸው አንድ ሶስተኛ ስም ደግሞ አለኝ። ብዙ ነህ እባላለሁ። ሚገርመው ነገር እነዚህ የወጡ ስሞች። ራሳቸውን የቻለ ትርጉም አላቸው ጌትነት ማለት ሀብታም ባለሀብት ገንዘብ ያለው እንደማለት ነው። ምን ይችል ማለት ደግሞ ሁሉን ነገር የሚችል ችሎ የሚኖር ቻይ የሆነ ሰው ነው ተብሎ ይታሰባል። ማን ጌትነት ማለት ነው። ብዙ ነህ ማለት ደግሞ እንግዲህ የመጀመሪያ ልጅ ነኝ። እና ገና ብዙ ይወለዳል ብዙ ልጅ ይመጣል። ተብሎ የሚተረጎም የስም አይነት ነው ማለት ነው። እና ስሜ ነው። ጌትነት ምን ይችል ብዙነህ እሚለው ስሜ ነው ብዬ እደመድማለሁ። የእሷ ደግሞ ቃል ኪዳን ስሟ ነው። ያ

በር ስንል ደግሞ የተለያየ በር አለ የቤት በር አለ የመኪና በር አለ የተለያዩ በሮች አሉ በነገራችን ላይ። የቤት በር ስንል እንግዲህ ቤት ዙሪያውን የታጠረ በእንጨት ሊሰራ ይችላል። በጭቃም በእንጨት ሊሰራ ይችላል ከሳር ሊሰራ ይችላል። ዞሮ ዙሪያውን እፍን ያለ ስለሆነ ሰዎች የሚወጡበት የሚገቡበት በር አለው ማለት ነው። ቢሮ ላይም ልኔድ እንችላለን በጣም በሃይለኛው የምንጠቀምበት ደንበኛው የሚስተናገድበት የሚገባበት የሚወጣበት በር አለ። እንግዲህ በር ስንል ከተለያየ ነገር ሊሰራ ይችላል ያ በር። ከእንጨት ሊሰራ ይችላል ከቆርቆሮ ሊሰራ ይችላል ብረት ከብረት ሊሰራ ይችላል። ከመስታወት ሊሰራ ይችላል ከተለያየ ነገር ይሰራል በር ስንል። መጠኑም ይለያያል በጣም ትልቅ በጣም ወደ ላይ የሆነ በር አለ። አንድ ሰው ብቻ እንደዚህ የሚያስወጣ በር አለ እንደየመጠኑ ይለያያል ለምሳሌ። አሁን እቤት ላይ የመኖሪያ ቤት ከሆነ አንድ ሰው የሚያስወጣ ወይም ሁለት ሰው የሚያስወጣ ትንሽ ሰፋ ያለ ይሆናል። ግን የመኪና መግቢያ መውጫ ከሆነ ደግሞ በጣም ሰፊ ነው የሚሆነው። በሃይለኛው ሰፊ ይሆናል። ሁለት መኪና የሚያስወጣ ያህል ይሆናል ማለት ነው ያስፋልት ያህል ይሰፋል። እና የበር አይነቶች እንግዲህ ይለያያሉ ይሄን ይመስላል

ደሴንበር ማለት እንግዲህ ከወራቶች ውስጥ የሚገኘው አንዱ አካል ነው በፈሬንጆች ነው ደሴበር ወይም በውጭ ዘይጋ ሲጠራ ነው ደሴበር ማለት ሴፕተምበር ኦክቶበር ኖመንበር ደሰንበር ጃንዋሪ ፌብራሪ ማርች አፕሪል ሜን ጁን ጁላይ ኦገስት እያለን የምንጠራው ነው። ደስ ምበር ማለት በኢትዮጵያ ስንመጣ ደግሞ ታህሳስ ማለት ነው። አራተኛ ላይ የሚገኝ መስከረም ጥቅም ህዳር ታህሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሰኔ ናሐሴ እያለን የምንጣራቸው የአስራ ሁለት ወራቶች ናቸው። እነዚህ የምንጠራቸው ናቸው። ወራቶች ሲባል እንግዲህ በአመት አስራ ሁለት ወር በአስራ ሁለት ወራት ይከፈላል። ደግሞ በአስራ ሶስት ወራት ይከፈላል ማለት ነው። ከእነሱ ውስጥ በአራተኛ ደረጃ ላይ የሚገኝ ታህሳስ እንለዋለን ወይም ዴሴምበር እንለዋለን በፈረንጆች ማለት ነው